የተጠየቁት ጥያቄ የስራ ግምገማ ትደረግልሃል ነው የሚል። ማለት ይህም ጥያቄ መስተካከል ያለበት ይመስለኛል የስራ ግምገማ ተደርጎልሃል ለማለት ሊሆን ይችላል። አሊያ ደግሞ የስራ ግምገማ ታደርጋለህ ለማለት ሊሆን ይችላል ዞሮ በየትኛውም አይነት የጥያቄ መንፈስ ይቅረብ ጥያቄውን መመለስ ስለምችል። ለኔ መልሱ የስራ ግምገማ ተደርጎልኛል የስራ ግምገማም አደርጋለሁ የሚል መልስ ነው ያለኝ ይህም ማለት። እኔ እንደ ሀላፊነቴ በተመደብኩበት የስራ መስክ ስራዎችን የሚመለከቱኝን ሁሉ ስራ ሁሉንም ስራዎች በትክክል እና በተገቢው ሰዓት በትክክል ለመስራቴ ግምገማ ያስፈልገኛል ማለት ነው። ይሄንን ይህ ግምገማ ደግሞ የሚያደርጉት ከውጭ ያሉ አካላት ስለሆኑ በትክክል ስራውን የሚሰራ ነው። ወይም አይደለም የሚልና በመጨረሻም እንደ አስፈላጊነቱ በ ሰርተፍኬት ማለትም በማረጋገጫ ሰርተፍኬት የሚሰጡኝ ይሆናል ማለት ነው። ስለዚህ ከዚህ በፊትም ተደርጎልኛል ወደፊትም ሊደረግልኝ ይችላል ብዬ ነው ተስፋ የማደርገው። ዞሮ የስራ ግምገማ ይደረግልኛል እንደ አስፈላጊነቱም በሰራሁት ስራ የማበረታቻም ይሁን የማበረታቻ የምስክር ወረቀት ሁሌ በየጊዜው ይሰጠኛል ማለት ነው። ስለጥያቄው ግን እጅግ በጣም አመሰግናለሁ።

የተጠየኩት ጥያቄ ወደ የትኛው ቦታ ተጉዘህ ታውቃለህ ነው እሚል? እኔ ወደተለያዩ ቦታወች ተጉዤ አውቃለሁ ለምሳሌ ወደ አውሮፓ ሄጄ ለሶስት ወር ቆይቻለሁኝ። አፍሪካ ውስጥም እንደዚሁ ለብዙ ጊዜ በተለያዩ ሀገሮች ላይ ቆይቼ አውቃለሁ። ወደ ደቡብ ኢትዮጵያ ወደ ሰሜን ኢትዮጵያ ወደ ምዕራብ ኢትዮጵያ እንደዚሁም ደግሞ የሆነ ሰዓት ደግሞ ወደ ደቡብ አፍሪካ ሄጄ በተለያዩ ቦታዎች ላይ ብቻ ብዙ ጊዜ ቆይቼ አውቃለሁኝ ስለዚህ የተጓዝኩባቸው ቦታዎች ደግሞ የተለያዩና በተለያየ ጊዜ ነው ማለት ነው። የተጓዝኩበትም አላማው እንደዚሁ በእያንዳንዱ ቦታ የተጓዝኩበት አላማም በዚያው ልክ ይለያያል ማለት ነው። እንዲሁም የተጓዝኩበት መንገድም ብዙዎቹን በአውሮፕላን ጉዞ ሲሆን ሌሎቹ ደግሞ በእግር ጉዞ በትራንስፖርት በምድር ላይ ትራንስፖርት ነው ማለት ነው። ለጥያቄው ግን እጂግ በጣም አመሰግናለሁ።

የተጠየቁት ስራ ጥያቄ በስራ ላይ ምን ተግዳሮት አለ ነው የሚል? ብዙ ጊዜ እንደሚታወቀው። ተማሪዎች ሲባል ብዙ ጊዜ ቢዚም ይሆናሉ በጣም ጭንቀት ውስጥ ስለሚገቡ። ተማሪዎች የሚነግሯቸውን ቶሎ አይዙ ተማሪዎችን ለማስረዳት ብዙ ጊዜ ይፈጃል ኢቭን በዚያ ልክ እንኳን ራሱ አስረድቻቸው ስለማይገባቸው። እንደ ዋና ተግዳሮት የምለው ተማሪዎች ከእኔ የምሰጣቸውን እውቀት ቶሎ ተረደተው ተግባራዊ ማድረግ ባለመቻላቸው ይሄ እንደ አንድ ተግዳሮት ብዬ እወስደዋለሁ በስራ መስኬ ላይ ማለት ነው። ስለ ጥያቄ ግን እጅግ በጣም አመሰግናለሁ። ሌላኛውም እንደዚሁ ከዚሁ ጋር በተያያዘ። ተማሪዎች ለምሳሌ የግል ስራ ወይም ደግሞ በጋራ ሆነው እንዲሰሩት። ጥያቄዎች ሲሰጡ። ሶሪ ይቅርታ። ጥያቄዎችን በትክክል ሳይሰሩ። የሚመጡበት ሁኔታ ስላለ ብዙ ጊዜ በእንደነዚህ አይነት ሁኔታዎች እኔ እጅግ በጣም ትልቅ ተግዳሮት እየፈጠረብኝ አለ ይሄ ይሄ ሁኔታ ነው የሚል መልስ ነው ያለኝ። ለማንኛውም ስለ ጥያቄው አመሰግናለሁ።